በባህላችሁ ሰርግ እንዴት ይከናወናል? በእኔ ባህል ሰርግ ሚከናወነው በመጀመሪያ ደረጃ። ሙሽራና ሙሽሪት ያው ተያአይተው ተጠናንተው እርስ በእርስ አውርተው ከጨረሱ በኋላ። የወንዱ ቤተሰብ የሙሽራ ቤተሰቦች ቤተሰቦች ወደ ሴቷ ቤተሰብ። ሽማግሌዎችን ይልካሉ እነዛ ሽማግሌዎች በክብር በመሄድ የሴቷን ቤተሰብ ለጋብቻ ይጠይቃሉ። የሴቷን ቤተሰቦችም ያለውን ነገር አይተው ስለ ልጁ ማንነት ስለ ሰዎቹ ቤተሰብ ካጠኑና ከመረመሩ በኋላ። በቀጠሮ እሽታቸውን ይገልጻሉ እሽታ ከተገለጸ በኋላ ያው የሰርግ ቀን ነው የሚቆረጠው። የሰርግ ቀን ከተቆረጠ በኋላ ለሙሽሪት ሚያስፈልጋት የተለያዩ አይነት ስጦታዎች ልብሶች ጫማዎች እንዲሁም ደግሞ አቅም ካለ ጌጣጌጥ ወርቅም ጭምር ሙሽራው በመግዛት በጥሎሽ መልክ ለሴቷ ቤተሰብ ይወስዳል። እንዲሁም ደግሞ የሴቷ ቤተሰብ ደሞ ለወንዱ ሙሽራና ለልጃቸው ለሙሽሪት ለቀጣይ ኑሮና ህይወት ይሆን ዘንድ። ማበርታቻ ወይም ደግሞ ጎጆ መውጫ ተብሎ ሚታወቀውን የገንዘብ የእቤት እቃ የቁሳቁስ እገዛና ድጋፍ ያደርጉላቸዋል ያ ማለት ትዳራቸውን በተራጋ ሁኔታና መንፈስ እንዲጀምሩ ስለሚረዳ ማለት ነው። ሰርግ እቺን ሚከናወነው ነው ያው ብዙን ጊዜ የወንድ ቤተሰብ የማታ እራት ፕሮግራም ነው ሚያዘጋጀው። የሴት ቤተሰብ ደግሞ የምሳ ፕሮግራም ነው ሚያዘጋጀው። ሙሽራው ከሚዜዎች ጋር በመሆን ወደ ሴቷ ቤተሰብ በምሳ ሰዓት ላይ ይሄድና እዛው ከእድምተኞች ጋር ምሳ በልቶ ተቋድሶ እንዲሁም ደግሞ ትልልቅ ሰዎችን እና እናትና አባቶችን ጉልበት በመሳም ምርቃት በማግኘት ከሴቷ ቤተሰብ በጭፈራ በእልልታ ይዟት ይወጣል። ይዟት ከወጣ በኋላ ከሚዜዎቹ ከአጃቢዎቹ ከአጃቢዎቹ ጋር በመሆን የተለያዩ መናፈሻዎች የተለያዩ ቦታዎች በመሄድ የፎቶ ስነ ስርዓት እንዲሁም ደግሞ የቪዲዮ ቀረጻ ስነ ስርዓት በማድረግ ከተማውን በመዞር አደባባይ ላይ መኪና ይዞ በመሽከርካር በመዞር። ቀረጻና የመስክ ጉብኝት ሲያደርግ ይውልና ወደ ማታው ክፍለ ጊዜ ወደ ወንዱ ቤተሰብ ወይም ደግሞ እራት ፕሮግራም ወደተዘጋጀበት ድግስ ቦታ ላይ ሙሽሪትን ይዟት ይሄዳል። ይዟት በሚሄድበት ሰዓት ላይ። ወንድ ቤተሰቦች ያው ሙሽራውን እየጠበቁ ይጠብቃሉ ቁጭ ብለው የጫጉላ ቤት ሚባለውም ክፍል ይዘጋጅላቸዋል ከዛ ሙሽሪትን ይዟት ይገባል። ይጨፈራል ይጠጣል ይበላል ከዛ በኋላ ደግሞ ወደ እኩለ ሌሊት አካባቢ ላይ ሙሽራና ሙሽሪት ወደ ጫጉላ ቤት ይገባሉ ያ ማለት ያው የመጀመሪያ ግንኙነታቸውን ለማድረግ ነው። ብዙ ጊዜ ሙሸሬት ድንግል መሆኗ ሚታወቀው ያው ሌሊት ላይ ሁለቱ ከተኙ በኋላ። ወንድየው በድንግልናውን ከወሰደበት ቦታ ላይ ትንሽዬ ደም ጠብታ በናጭ ጨርቅ ላይ በማድረግና በማሰር ለሚዜዎች ያቀብላቸዋል ሚዜዎቹ ደግሞ ያንን ሲያዩ በደስታ ይጨፍራሉ። የወንድ ቤተሰብ ጋር በጣም ይጨፈራል። ከዛ ከመንጋቱ በፊት ወደ ሴቷ ቤተሰብ የድፎ ዳቦ ወይን ደግሞ አምባሻ ተጋግሮ እንደ ብስራት መግለጫ ይላካል ያ ማለት ደግሞ ሴቷ ቤተሰብ። ልጃችን ታማኝ ነች ጨዋ ነች በክብር ተገኘች ብለው በደስታ እንነዛን ሚዜዎች ይቀበሏቸውና ተጨፍሮ የገንዘብ ሽልማት ይሰጣቸዋል። ያንን የገንዘብ ሽልማት ይዘው መተው ደግሞ ከወንዱ ሙሽራ ጋር በመሆን አምረው ለሚበሉና እየጠጡ የጫጉላ ቆይታቸውን ያሳልፋሉ። በእንደዚህ አይነት ሁኔታ ነው በእኔ ባህል ሰርግ ሚከናወነው። ያው ሰርግ ትልቅ የሆነ ቦታ ሚሰጠው ጉዳይ ነው። በማህበረሰባችን